ምን የቤት እቃዎች ትጠቀማለህ ይላል ጥያቄው ሰላም ጤና ይስጥልኝ እንዴት ናችሁ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። ምን የቤት እቃዎችን ትጠቀማለህ ለሚለው ጥያቄው መልሱ በጣም ብዙ ሊሆን ይችላል። የምንጠቀመው የቤት እቃ በጣም ብዙ ነው። ለምሳሌ ያው መጠቀም ያለብኝ የቤት እቃ አለ ቤት ውስጥ የምጠቀማቸው በጣም ለቤት ጠቃሚ ጠቃሚ የሆኑ እቃዎች አሉ እነሱም በደንብ በስነ ስርዓቱ እጠቀማለሁ ማለት ነው። ስለሚጠቅሙ አስፈላጊ ስለሆኑ ነው። የምጠቀምባቸው ያው የቤት እቃዎች አሉ ብዙ ብዙ እቃዎች አሉ ማለት ስማቸውን ጠርተን ሁላ ላንጨርስ እንችላለን። ያው ወደ በኋላ ላይ እንደ አስፈላጊነቷ አይተን ስማቸውን አስፈል መጥራት አስፈላጊ ከሆነ እንደየጥቅማቸው እንደየደረጃቸው እንደየሰማን ስም ዝርዝራቸው ማለት ነው። የእቃዎቹን ስም የምንጠራ ይሆናል ግን ምንድነው እቃዎች? እንዴት ነው አገልግሎት የሚሰጡት እንዴት ነው? የምንጠቀምባቸው እንዴት ነው ምናምን የሚለውን ለማየት ያክል ያው እንደ ስማቸው ነው። እቃዎች ለምሳሌ የሆነ ነገር ለመጥራት የሆነ በስሙ ራሱ ሲወጣ ስም ሲሰጠው ራሱ ከምን ተነስቶ ነው ማለት ነው። ከሚሰጠው አገልግሎት ተነስቶ ነው መቀመጫ ስንል አሁን እንድንቀመጥበት ስለተፈለገ ነው መቀመጫ የተባለው ማለት ነው። እንዳንቀመጥ ቢፈለግ ኖሮ ሌላ ነገር ሊባል ይችላል ማለት ነው። ደግሞ መኝታ ቤት አሁን አልጋ ስንል ያው እንድንተኛበት ስለተፈለገ ነው አልጋ የተባለው። እንጂ ሌላ ነገር መባል ይችል ነበረ። እንደገና መደርደሪያ የሚባል አለ ደግሞ እሱ ደግሞ እቃዎቻችንን በስነ ስርዓቱ እንድንደረድርበት ተፈልጎ የተዘጋጀ ስለሆነ ነው አይደለ መደርደሪያ የተባለው ማለት ነው። ስለዚህ መደርደሪያ የሚለው ቃል ከዛ የመጣ ማለት ነው። እና ምን ልላችሁ ፈልጌ ነው እቃዎች ያው ብዙ እቃዎች አሉ። የምጠቀምበት የማንጠቀም የማንቀመጥበት አለ የማንተኛበት አለ እቃም ምናስቀምጥበት አሁን የቁም ሳጥን የሚባል አለ። ያ የቁም ሳጥን ማለት ያው የቆመ ነው ሳጥን ነገር ነው። ሳጥን በመሰረቱ እቃ መያዣ ነው ልብሶችን ጫማዎችን የምናስቀምጥበት ነገር ነው ማለት ነው። ስለዚህ አሁን እኔ እሱም አለኝ የቆም ሳጥን የሚባለውም አለ እሱም ልብሶችን ብዙ ልብሶችን ጠቅልሎ ሰብስቦ የያዘልኝ ነው ማለት ነው። ስለዚህ ሶስት ልብሶቼን አደርጋለሁ ከዛ የቀሩትን ደግሞ ሌላ ምን አለ እንደገና ምግብ የማበስልበት አለ። እንደገና ምግብ የምበላባቸው ራሱ እንትኖች አሉ እንደዚህ እንደ ምንድነው የሚባለው ይሄ የሳህን ሳህን አለ ለምሳሌ ሳህን ማለት ያው ምግብ አቅርበህ የምትበላበት ነገር ማለት ነው። እዛ ላይ መግብ ታደርጋለህ ምናምን ከዛ ከእሱ ላይ ትመገባለህ። እንደገና የምናበስልበት የብረት ድስታ አለ የሸክላ ድስታ አለ በጣም ብዙ ብዙ ነገሮች ናቸው ያሉት። እና ከዛ ከዛ አንፃር ነው እንግዲህ እቃዎች ምን ምን የምትጠቀም ምን የቤት እቃዎችን ትጠቀማለህ? የሚለውን ጥያቄ ለመመለስ የሞከርኩት ከዛ ከዛ አንግል ነው ያው ብዙ እቃዎች አሉ ብዙ እቃዎች ናቸው ያሉት። እንግዲህ አንድ ቤት ውስጥ አንድ አንድ አይነት እቃ ብቻ አይኖርም በጣም ብዙ እቃ ነው የሚኖረው። እቃዎች አገልጋዮች ናቸው ጠቃሚዎች ናቸው በጣም ነው የሚጠቅሙት ማለት ነው። እና ከዛ ከዛ አንፃር ነው እንግዲህ እቃዎችን ተጠቅሙበትም ብለን የምንመክረው እኛም ከዛ አንግል ነው ማለት ነው። እቃ ምንድነው ካለን እቃ ማለት ያው ማንኛውም አይነት ቁስ ሰው ነው እቤት ውስጥ አገልግሎት የሚሰጠን ከሆነ ያ ያ ነገር እቃ ነው የሚባለው ማለት ነው። አገልግሎት የሚሰጠን ከሆነ የምንጠቀምበት ከሆነ እንደ መገልገያ መገልገያ ታውቃላችሁ አይደለ እንደ መገልገያ የሚያገለግልን ከሆነ ያ ነገር እቃ ነው የምንለው ማለት ነው። ስለዚህ እሱን የምንጠቀምም ከሆነ ያው የእቃ ተጠቃሚዎች ነው የምንባለው ማለት ነው። እና የእቃ ተጠቃሚ መሆን ደግሞ በጣም አሪፍ ነው። እጅግ በጣም የሚያማምሩ እቃዎችን ቤት ውስጥ በማዘጋጀት በመግዛትም የሚሰሩም ከሆነ ራሳችን በመስራት የተለያዩ ጥቅሞችን ከእቃ ላይ ማግኘት እንችላለን ማለት ነው። እና ከብዙ ደግሞ በጣም ከብዙ በአጭሩ ለማንሳት የፈለኩት ይሄንን ነው። እኔም ያው እንደ አንድ ሰው የቤት እቃዎችን እጠቀማለሁ ማለት ነው። በጣም ብዙ ናቸው በጣም ብዙ ብዙ የቤት ውስጥ እቃዎችን እጠቀማለሁ

የክላውድ ማከማቻ ትጠቀማለህ ይላል? የክላውድ ማከማቻ እጠቀማለሁ ምክንያቱም የክላውድ ማከማቻ መጠቀም በጣም ጥሩ ስለሆነ እጠቀማለሁ ማለት ነው። ብዙ ጊዜ እንደውም ስጠቀም ነው የምስተዋለው በሰዎች ዘንዳ ምናምን አምታየው የክላውድ ማከማቻን ስጠቀም ሙሉ ማለት ነው። ያው እንዴት ነው የሚከማቸው እንዴት ነው አጠቃቀሙ ምናምን የሚለውን በቀጣይ በሂደት የምናየው ነው የሚሆነው። ነገር ግን የክላውድ ማከማቻ በስነ ስርዓቱ በአግባቡ መጠቀም እንዳለብን ነው። እንግዲህ እኔ አሁን የሚሰማኝ የሚታወቀኝ ሁል ጊዜ ማለት ነው ውስጤን የሚያስበው ያው ሁሌ የሚያሰላስለው ነገር ነው ማለት ነው። የክላውድ ማከማቻን እጠቀማለሁ